ማህበራዊ ሚዲያ ትጠቀማለህ ለሚለው? አዎ ማህበራዊ ሚዲያ እጠቀማለሁ ከእነዚህም ውስጥ ፌስቡክ ቴሌግራም ቲክቶክ ዩቲዩብ የመሳሰሉት እንደ ዋትሳፕ የመሳሰሉትን ማህበራዊ ሚዲያ ወይም ደግሞ የመረጃ መለዋወጫ መስኮች እጠቀማለሁ ማለት ነው። ይህም ምፈልገውን መረጃ ወይም ደግሞ በማስረጃ በፈለኩበት ሰዓት አገኛለሁኝ ስለዚህ ማህበራዊ ሚድያመረጃዎችን በቀላሉ ለማግኘት እንጠቀምበታለን ማለት ነው። ነገር የምጠቀመው ማህበራዊ ሚዲያ ለምን ነገር ነው የሚለው ወሳኝነት አለው። ሁሉም ማህበራዊ ሚዲያ ጥቅም ላይኖራቸው ይችላሉ። ዋናው ነገር አጠቃቀማችን ይወስነዋል።

ማደንዘዝ ትወዳለህ ለሚለው ጥያቄ ግልጽ አይደለም ማደንዘዝ ማለት ምን ማለት ነው? ራሱ እኔ አልተረዳሁትም ማደንዝዝ ማለት መፍዘዝ መንቀሳቀስ አለመቻል። ወይም ደግሞ መፍዘዝ ማለት ነው። ይሄንን አልወደውም ወይም ደስ አይልም ወይም አስፈላጊም አይደለም። ስለዚህ ማደንዘዝ የሚለው ቃል ራሱ መደነዘዘ ወይም ደግሞ ፈዘዘ ከሚለው ጋር ይመሳሰላል። ስለዚህ ማንም ሊወደው አይችልም። እኔም አልወደውም መደንዘዝ ማለት ማሰብ አለመቻል መንቀሳቀስ አለመቻል። መናገር አለመቻል ስለሆነ ስለዚህ እነዚህ ነገሮች በሙሉ። ማደንዘዝ የሚለውን ነገር ለማብራራት አስቸጋሪ ቢሆንም ትወዳለህ ለሚለው አጭር መልስ ግን እኔ መደንዘዝም ማደንዛዘም አልወድም ወይም ደስ አይልም። የሚል ሀሳብ አለኝ።

የይለፍ ቃልን ትጠብቃለህ ለሚለው ወይም ማለት በሌላ ፓስዋርድ ወይም ደግሞ የይለፍ ቃል። መጠበቅ ማለት አለመርሳት ከሆነ ብዙን ጊዜ አንደዚህ ሴቭ አደርግና አስቀምጣለሁ። ይሄ ግን ብዙ ችግር ገጥሞብኝ ያውቃል ያስቀመጥኩበት ቦታ ይጠፋኛል። ስልክም ከዋነ ይሆናል። በዚህም ምክንያት ያለበትን ቦታ ስለማላገኘው ፓስወርዶች ወይም ደግሞ የይለፍ ቃል ጠፍቶ ተቸግሬ አውቃለሁ። ስለዚህ ትጠብቃለህ የሚለው በሚቻለው ልክ እኔ ለማስቀመጥ እሞክራለሁ ነገር ግን ጠፍቶብኝ ያውቃል ተቸግሬም አውቃለሁ። ስለዚህ በሚቻለው መጠን የይለፍ ቃልን ቦታና ጊዜ ሰጥቶ አስተካክሎ ማስቀመጥ በጣም አስፈላጊ ነው የሚል ሀሳብ አለኝ። ስለሆነም የይለፍን ቃል በጥንቃቄ መያዝ። ነገሮችን በቀላሉ ወይም ደግሞ ፋይላችን በቀላሉ እንድናገኝ ስለሚያግዘን ቢቻል ማስቀመጫ ቦታ መዝግቦ በወረቀት መዝግቦ ማስቀመጥ በጣም አሪፍ ነው።